ይሄ አማርኛ የተተካከለ መጠበቅ የታገደ ነው ቢሆን ይሆናል ታጊድ ነው። ማለት ትንሽ ቃላቱ ጥሩ እንትን አይሆነው መጠበቅ የታገተ ነው የታገተ ነው ቢባል ይሆናል። አንዳንድ ነገሮች አንዳንዴ ማንገድ አሁን ስንል ታፔላዎች ይኖራሉ እዚህ ጋር ታክሲ መጠበቅ የተከለከለ ነው። እዚህ ጋር ማኪና ማቆም የተከለከለ ነው። እዚህ ጋር እግረኛ መቆም የተከለከለ ነው። የምሉ ጥቅሶች ይኖራሉ ብዙ ጊዜ። መጠበቅ የታገደ ነው እዚህ ጋር ቆሞ ታክሲ መጠበቅ የታገደ ነው ለማለት። የሆነ ጊዜ ደግሞ የሆነ ነገር ተፈጽሞ ይሄን ነገር እስከመጨረሻ እዚህ ሆኖ መጠበቅ የተከለከለ የታገደ ነው። ሊል ይችላል